በምን ትመገባለህ የሚል ጥያቄ ነው የቀረበው ቶፒክ? የምመገብበት በብዛት የኢትዮጵያ ምግቦች። በእጅ የምንመገባቸው ናቸው እንጀራ ወጥ። ነው በብዛት የምንበለው እና ያ ደግሞ በእጅ የምንመገብበት ነው ያለው። ስለዚህ በእጅ ነው በብዛት የምመገበው። እንዲሁም ደግሞ የፓስታና መኮረኒ ሩዝ። ምግቦች አሉ የምንመገባቸው እነሱን ደግሞ በሹካና በማንኪያ የምንበላ ይሆናል። ያው የኢትዮጵያ ምግብ አብዛኛውን ጊዜ የምንመገብባቸው ነገሮች እነዚህን ይመስላሉ። እንጀራና ወጡን በሹካና በማንኪያ ለመመገብ የማይመች ነው። ምክንያቱም አንደኛ እንጀራው ልክ እንደ ውጪዎቹ ፓንኬክ እንደሚባለው ያው ተጠፍጥፎ የሚጋገር ነውና እሱን እንደመጠቅለያ ያገለግለናል ወይም ደግሞ ወጡን እንደመያዣ ያገለግለናል ወጡ ደግሞ። ወጡ ደግሞ ሞር ሊኩድ ወይም ደግሞ ፍሉድ ነገር ነው ፈሳሽ ነው። ስለዚህ ፈሳሽ ደግሞ ስለሆነ አብዛኛው ስጋ ወጥም ሽሮ ወጥም ያው በብዛት የተለመደ ው የሽሮ ወጥ ነው። ውስጥ አብዛኛው ማህበረሰብ የሚገላው ሽሮ ነው። ከባህል አንፃርም ከወጪም አንፃር ሞር የቀነሰ ስለሆነ ሰው ብዙ ጊዜ ወደ እዛ ያዘነብላልና ሽሮ ወጡ። እንጀራ ላይ ተደርጎ እንጀራውን በመቁረስ የተወሰነ ፖርሽን በመቁረስ ከዛ ወደ ወጡን በማጥቀስ ነው የሚበላው። አብዛኛው ምግብ እንደዛ ነው ስለዚህ አብዛኛው የኢትዮጵያ ህዝብ የሚመገበው ያንን ነው በእጁ ነው ማለት ይቻላል። ሌላው ምግብ ዳቦ ነው የአበሻ ዳቦም አለ የፈረንጅ ዳቦም ያው እሱንም በእጃችን ነው በብዛት የምንጠቀመው። እና ደግሞ ፍሩቶችንም እንደዚሁ ቆራርጦ የመብላት ብዙ ልምድ የለም እዛው ልጦ የመብላት ነው እና። ያው አብዛኛው የኢትዮጵያ ህዝብ የሚጠቀመው ያንን ነው እኔም እንደዛው በምን ትመገባለህ የሚለውን? የሚለውን ጥያቄ የምመልሰው በ በእጄ ነው። እንደ አብዛኛው ደግሞ ከኢትዮጵያ ውጪ ያለው ማህበረሰብ በዌስተርኑም በአውሮፓም በአሜሪካም ያለው ደግሞ። ስለዚህ ፈሳሽ ደግሞ ስለሆነ አብዛኛው ስጋ ወጥም ሽሮ ወጥም ያው በብዛት የተለመደው የሽሮ ወጥ ነው ውስጥ አብዛኛው ማህበረሰብ የሚበላው ሽሮ ነው። ከባህል አንፃርም ከወጪም አንፃር ሞር የቀነሰ ስለሆነ ሰው ብዙ ጊዜ ወደ እዛ ያዘነብላልና ሽሮ ወጡ እንጀራ ላይ ተደርጎ እንጀራውን በመቁረስ የተወሰነ ፖሽን በመቁረስ ከዛ ወደ ወጡን በማጥቀስ ነው የሚበላው። አብዛኛውን አብዛኛው ምግብ እንደዛ ነው ስለዚህ አብዛኛው የኢትዮጵያ ህዝብ የሚመገበው ያንን ነው በእጁ ነው ማለት ይቻላል ሌላው ምግብ ዳቦ ነው። የአበሻ ዳቦም አለ የፈረንጅ ዳቦም ያው እሱንም በእጃችን ነው በብዛት የምንጠቀመው እና ደግሞ ፍሩቶችንም እንደዚሁ ቆርጦ የመብላት ብዙ ልምድ የለም እዛው ልጦ የመብላት ነው እና ያው አብዛኛው የኢትዮጵያ ህዝብ የሚጠቀመው ያንን ነው። እኔም እንደዛው በምን ትመገበዋለህ የሚለውን? በማንኪያ ወይ በሹካ ሊጠቀመው ይችላል። እኛ ግን እንጀራን ስለሆነ የምንጠቀመው ያንን በማንኪያና በሹካ አንጠቀምም። እጃችን ነው የምንጠቀመው ስለዚህ ለማጠቃለል ያህል ማንኪያ ሹካ የምንጠቀም ቢሆንም በተወሰነ መንገድ ግን በብዛት የኢትዮጵያ ህዝብ በእጁ እሚመገብ ነው። እኔም እንደዛ